መንገድ ላይ ምግብ ትገዛለህ ወይ ነው የሚለው? መንገድ ላይ ብዙ ጊዜ ብዙም ተጠቃሚ ባለሆንም ግን አንዳንዴ ደግሞ አልፎ አልፎ መንገድ ስትሄድ እንደዚህ በእግር እንቅስቃሴ የሚደረግ ሲሆን። መንገድ ላይ መግዛትና መብላት ደስ ይላል ለምሳሌ ደረቅ ነገሮችን እንደ ኩኪስ አሳምቡሳ ቺፕስ ሊሆን ይችላል አንዳንድ ጊዜ እንደው አልፎ አልፎ ረጅም የእግር ጉዞ በማደርግበት ሰዓት እንደዚህ ልጠቀም እችላለሁኝ። ግን በአብዛኛው ያው እንደዚህ አይነት ገጠምሽኞች አያጋጥሙኝም። ግን አንዳንዴ እንትን እላለሁ ወይ ማለት ነው። ቺፕስ ብዙ ጊዜ በጣም ለመንገድ ላይ አንደኛ ለመጠቀም ብዙም አዳጋች አይደለም ለመያዝም እንትን ለማለትም ብዙም የሚከብድ አይነት አይደለም ለአበላለም እጅም ይሄን አክል እጥበት ምናምን ብዙ ስለሌለው ደረቅ ስለሆነ ለአመጋገብ ይመቻል። ጣፋጭና ደግሞ በደንቡ እንትን የሚል ስለሆነ ቺፕስ ደስ ይላል ለመንገድ ላይ ሌላ ምንድነው? መንገድ ላይ ሌላ አሳምቡሳ አሳምቡሳም ደስ ይላል። መንገድ ላይ እና አንዳንዴ አልፎ አልፎ እነሱ እነሱን እጠቀማለሁ ግን ብዙ ጊዜ አያጋጥመኝም። ሌላው ምንድነው? መንገድ ላይ ያው መንገድ ላይ ብዙ ጊዜ የምጠቀመው ከሰው ጋር እንደዚህ በዛ ብሎ ወይም ደግሞ ከቤተሰብ ጋር መንገድ እንደዚህ አየር ለመውሰድ ወጣ ስል እጠቀማለሁኝ። እና መንገድ ላይ ይሄ ይሄ ነው። በቃ

ምን የቤት እቃዎችን ትጠቀማለህ ነው የሚለው ጥያቄው? እንግዲህ ከቤት እቃዎች ውስጥ ምን ምን እጠቀማለሁ። ተጠርቶ የማያልቅ ነው እንግዲህ ያለው የቤት እቃ እንዴው ሙሉውን መጥራት ራሱ ጊዜው ራሱ የሚበቃ አይመስለኝም በጣም ብዙ እቃዎችን እጠቀማለሁ። ለምሳሌ ለመመገቢያ ወይም ለማብሰያ የሚሆኑ እቃዎች ስናነሳ ሳህን ሊሆን ይችላል። ጭልፋ ብረትድስት ማንቆርቆሪያ ማማሳያ ድስት ምንድነው መክተፊያ ቢላ የበርበሬ እቃ የመሳሰሉት እንግዲህ ለመመገቢያነት የምንጠቀማቸው የቤት ውስጥ እቃዎች ናቸው። ሌላ ደግሞ ለጌጣጌጥም የምንጠቀምባቸው ለምሳሌ ብፌ ሊሆን ይችላል። የግድግዳ ጌጥ የግድግዳ ሰዓት ሶፋ ጠረጴዛ ቲቪ ስታንድ ለጌጣጌጥ ደግሞ አበባና የአበባ ማስቀመጫ አለ። እነዚህ ወንበር መቀመጫዎች አሉ በርሜሎች ደግሞ ለዱቄት ማስቀመጫ የሚሆን አለ። ለአንዳንድ ለእነዚህ ለአትክልት መደርደሪያ የሚሆን ደግሞ እቃው ራሱ የአትክልት መደርደሪያ እቃ አለ። ሃይላንዶች ውሃ ለመጠጣት የምንጠቀምባቸው ውሃ መቅጃዎች አሉ። እነዚህ እነዚህ የመሳሰሉትን እንግዲህ እጠቀማለሁ።

ማታ ምን አይነት ድምጽ ትሰማለህ ነው የሚለው? ማታ እንግዲህ ብዙ ጊዜ ምን አይነት ድምጽ ነው የምሰማው። መዝሙሮችን እሰማለሁ አንዳንድ የቲቪ ድምፆችን እሰማለሁኝ። እና ደግሞ አንዳንዴ ኳስ ጨዋታ የሚኖር ከሆነ ኳሶችን የኳስ ጨዋታ ድምጽ እሰማለሁኝ። በጨዋታ ደግሞ እዚሁ ባለውበት አካባቢ ላይ በመጫወት ደግሞ የተለያዩ ድምፆችን እሰማለሁኝ። እና እነዚህ እነዚህ ድምፆችን እሰማለሁ ሌላው ምንድነው? ምንም ድምጽ ደግሞ ላልጠቀም እችላለሁኝ አንዳንዴ ከራስ ጋር በመሆን በመመሰጥ ውስጥ ብቻ የምቆይበት ሁኔታም ሊኖር ይችላል። እና እነዚህ እነዚህ ድምፆችን ማታ ማታ እሰማለሁ። ሌላው ምንድነው? እዚህ ከድምጽ ጋራ በተያያዘ አንዳንዴ እንደውም ድምጽ መስማትም የማፈልግበት ጫጫታ በሚሆን ጊዜ ምንም ድምጽ የማልፈልግበት ሰዓት ይኖራል። አንዳንዴ ደግሞ እነዚህ ሃይማኖታዊ ስብከቶችን ሃይማኖታዊ ስብከቶችን የምሰማበት እና ከሃይማኖታዊ ስብከቶች በደንብ ተመስጬ የማዳምጥበት እነዚህ እነዚህ ነገሮችን እንትን በማለት ማታ ማታ እነዚህ ድምፆችን እሰማለሁ። አንዳንዴ ደግሞ ይሄ የአነቃቂ ንግግሮችን አነቃቂ ንግግሮችን በመስማትም ጊዜዬን አሳልፋለሁኝ። ስለዚህ ማታ ማታ እነዚህ እነዚህ ነገሮችን ሰምቼ እተኛለሁ።

ምን? አይነት ዳቦ ትወዳለህ ነው የሚለው እንግዲህ ብዙ አይነት ዳቦዎች አሉ። ለምሳሌ የገፍስ ዳቦ አለ በእኛ ሀገር በዚህ በኢትዮጵያ አካባቢ የሚሰራውን። የገብስ ዳቦ አለ። የ የስንዴ ዳቦ በፎርኖ ዱቄት ፎርኖ ዱቄት ይባላል የስንዴ ዳቦ ስንዴው ተፈትጎ በማሸን ማለት ነው። ልጣጩ ወጥቶ የስንዴው ነጩ ፓርት ብቻ እሚሰራበት እንግዲህ ፎርኖ ዱቄት ዳቦ ይባላል። እንግዲህ እሱም በተለያየ አይነት መልክ ይጋገራል። ዳቦ ስንል በድፎ ሊሆን ይችላል በሾጣጣ ሊሆን ይችላል በተከፋፋይ ለምሳሌ አሁን እንደዚህ ለማር በማር እንዲበላ ወይም ደግሞ በአንዳንድ በሚቀቡ ነገሮች እንዲበሉ አይነት ተደርገው የሚሰሩ አሉ። መሃል መሃል እንደዚህ ተካፋይ ይባላል ተካፋዩ እሱ አይነት አለ። በእነዚህ ሁሉ ውስጥ ምንድነው? የቦቆሎ አለ የቦቆሎ ዳቦ ብቻውን የሚጋገር ማለት ነው። ያ ያ አለ እንግዲህ። ብዙ ጊዜ እኔ ምጠቀመው የፎርኖ ዳቦ ነው ከስንዴ የሚሰራውን የዳቦ አይነት ማለት ነው። እና እሱ ደግሞ በእንደዚህ አሁን ቀለል ቀለል ያሉ ምግቦችን አንድ ላይ ኣያይዞ ለመብላት አመቺ ነው። እሄ ደሞ ስንዴ ብቻውን ፉርኖ ዱቄት ሳይሆን ስንዴ ብቻውን ብቻውን እሄ ገረባው ፓርት ሳይወጣ ስንዴው ቀጥታ የሚፈጭበት ሁኔታ በወፍጮ በፋብሪካ በማሽን ሳይሆን ቀጥታ ስንዴው ብቻውን። ተፈጥሮ የሚጋገረው ደግሞ ኦሪጅናል የሆነ እንትን ቃና አለው እሱ በድፎ መልክ ተደፍቶ በኩባ በኩበት ገበር ምጣድ የሚባል አለ በባህላዊ መንገድ ተደፍቶ ሚደፋውን ድፎ በጣም ደስ ይለኛል እነሱን እጠቀማለሁኝ። ሌላው ተጨማሪ ምንድነው? የገብስ ዳቦ ነው የገብስ ዳቦ ደሞ ለጨጓራ በሽታዎች ያለበት ሰው እና ያው እንዲሁም በነበረው በተፈጥሮ የሚወድ ሰው አለ። ያንን እሚጠቀም ሰው አለ። እኔ ግን ብዙ ጊዜ ስንዴ ዳቦ ወይም በፋብሪካ ምርት የወጣውን የፉርኖ ድቄት ዳቦ እጠቀማለሁኝ